መስኮቴን ክፍት ትተዋለህ? መስኮቴን አዎ ብዙ ጊዜ ክፍት እተወዋለሁ። አየር እንዲገባበት አንዳንድ ጊዜም ደግሞ ውጭ ያለውን እይታ ወይም ቪው በደንብ ለመመልከት እንዲመቸኝ። አንዳንድ ጊዜ መስኮቴን ክፍቱን እተወዋለሁ። ግን ይሄ ነገር ሁሉ አይሆንም ምክንያቱም ብዙ ጊዜ ክፍት የምትተው ከሆነ በተለይ ወደ ማታ አካባቢ ብርድ ስለሚያስገባ ለጤናም ቢሆን ጉዳት አለው። ያንን በመከተል የማደርገው ያንን በጣም በተወሰነ አጋጣሚዎች እና ጊዜዎች ላይ ነው። በተለይ ቀን ላይ ሙቀት ሲኖር ወይም ፀሀይ ሲኖር ወይም ደግሞ አንዳንድ ጊዜ አየር እንዲገባ አስፈልግ ብቻ ነው። መስኮትን ከፍት መተው እንግዲህ እንዳልኩት ትልቅ ጉዳት ሊኖረው ይችላል። በተለይ በብርድ ወቅት ከሆነ የምንተኛው ደግሞ ወደዛ ወደ መስኮት አካባቢ ከሆነ ያ ንፋስ የሚገባ ከሆነ እኛን ሊያሳምመን ይችላል። በሽታ ላይ ጥሎን ደግሞ ብዙ ነገር ውስጥ ልንገባ እስከ ሀኪም ቤት መሄድ። በተለያዩ የብርድ አይነት እንትኖችን ሊሆን ይችላል። ምክንያቱም ብዙ ሰው አሁን ላይ በብርድ ታምኩ ብርድ እንዲያደርገኝ የሚለው ከየትም የመጣ አይደለም እንደዚህ አይነት ብርዶች ወይም ንፋሶች በቤቱም ሆነ በተለያዩ አካባቢዎች መስኮት ከፍቶ በር ከፍቶ ሲቀመጥ ሚመጣ ነው። እና ግን እንደ ቦታው ይለያያል። አንዳንድ ጊዜ መስኮት ከፍተን የምንውልባቸው ቦታዎች ሊሆኑ ይችላሉ። ለምሳሌ ክላስ ውስጥ የሆነ ትምህርት ቤት ውስጥ ያለ ሰው አየር እንዲገባ ብዙ ተማሪዎች አሉ ሊታፈን ይችላል። በዛ ምክንያት መስኮቱን ሊከፍት ይችላል። በተመሳሳይ ስራ ቦታም ያለ ሰው መስኮቱን ከፍቶ አየር ላይ ያገኝ ይችላል። ይሄ የሚለየው እንግዲህ ቤት ውስጥ ከመዋል ጋር ነው። አንዳንድ ጊዜ ቤት ውስጥ ስንሆን ይሄ ነገር ላያስፈልገን ይችላል ምክንያቱም አየር በራሱ በቂ በሆነ ሁኔታ በበርም ሊገባ ይችላል በተለያዩ ክፍት ነገሮች ሊገባ ይችላል። ነገር ግን ያንን ደግሞ በተጨማሪ ብለን ከዛ ባለፈው ሁኔታ እየረሳነውም እየረሳነው በተለያየ ሁኔታ መስኮታችንን ሳንቆልፍ ወይም ሳንዘጋ የምንሄድ ከሆነ። ያ ነገር በጣም ብዙ ነገር ሊያስከትልብን ይችላል። ስለዚህ ከዚህ ነገር አንፃር በተለይ መስኮታችንን በደንብ ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። መስኮትን ክፍት በምንተው ሰዓት ሊገጥመን የሚችለው በጣም ትልቅ ችግር ስላለ። ብዙውን ጊዜ ባንተው ይመረጣል መስኮታችንን በተወሰነ ሁኔታ ገረበብ ማድረግ ሊኖርብን ይችላል። ግን እንዳልኩት ለተወሰኑ ሰዓታት ብቻ ካልሆነ። ያ ነገር በጣም ብዙ የሚያመጣብን ጉዳት ሊኖር ይችላል። ይህንን ተከትሎ እንግዲህ እንዳልኩት እኔ ሁሌ ላይሆን ይችላል ግን በተወሰኑ አጋጣሚዎች እከፍታለሁ። ለምሳሌ ከቤትም ልወጣ ስል ወይም ደግሞ ከቤቱ የምወጣበት ሰዓት ክፍቱን እተወዋለሁ። ምክንያቱም አየር ገብቶ ነፋስ ገብቶበት ይጠብቀኛል። ሲቀጥል ከሌባም ከምንም ንጹህ ስለሆነ አሁን ላይ የመጡት ዘመናዊ መስኮቶች ደግሞ እንደበፊት አይደሉም። አንድ ሰው በመስኮት ምናምን የሚገባበት አይደለም ሰው የሚያሳልፉ አይደሉም። አብሯቸው ብራቶች እነዚህ ሰውን የተለያዩ ነገሮችን እንዳያልፉና ቤታችን እንዳይዘረፍ ከአደጋ ለመጠበቅ በሚል የተሰሩ አሉና። ከዛ ነገር አንፃር እንግዲህ የተወሰነ ጊዜ ከፍቼው እንትን እላለሁ በምኖርም ሰዓት በተወሰነ እከፍተዋለሁ። ነገር ግን እንዳልኩት ምሽት ላይ በተለይ ንፋስ ሲኖር ብርድ ሲኖር ወይም በወቅቱ የክረምት ወቅት ሲሆን እንደዛ አይነቱ ነገር አላደረገም ምክንያቱም የሚያመጣው ጉዳት ሊኖር ስለሚችል። ከጤንነት አንፃር የሚያሳስብም ሊሆን ስለሚችል ያንን ነገር አላደርገውም ማለት ነው። ይሄን ይመስላል እንግዲህ መስኮቴን ክፍት ትተዋለህ በሚለው ጉዳይ ላይ እንግዲህ ያወራንበት ርዕስ። አዎ ክፍቱን እተዋለሁ ግን ሁል ጊዜ አይደለም የሚል ነው የኔ መልስ።

ሰዎችን እንዴት ታስተዋውቃለህ? ታስተዋውቃለህ ሰወችን እንግዲህ ሳስተዋውቃቸው በመጀመሪያ ሁለቱንም እነዛን የማስተዋውቃቸውን ሰዎች በደንብ ማወቅ አለብኝ ከማስተዋወቄ በፊት ማለት ነው። እና ማስተዋወቃቸው እንግዲህ ሁለቱንም ባላቸው ባህሪ ላይ ተመርኩዤ ነው። ለምሳሌ አንደኛው በጣም ጨዋ ፀባይኛ አይነት ከሆነ ሌላኛው ደግሞ በተመሳሳይ ከሆነ ስለ አንዱ ፀባይ ለአንዱ ነግሬ ያ ሰው ስለዛ ሰው ምን እንዲህ ላደርጋለሁ እንዲጓጓ አደርጋለሁ ማለት ነው ኦኬ ይሄ ሰው ማለት እንደዚህ ነው። ይሄ ልጅ ማለት ባህሪው እንዲህ ነው ብለው ያንን ነገር እንዲያስቡትና እንዲረዱት አደርጋለሁ። በመጀመሪያ ከማስተዋወቄ በፊት ሶ ያ ነገር ምን እኔ እነዛ ሰዎች እንዲቀራረቡ ወይም እንዲተዋወቁ በደንብ ተነሳሽነት እንዲኖራቸው ነገ ከነገ ወዲያ ደግሞ ጓደኛ መሆን እንደሚችሉ እኔ ያስተዋውቃቸው ጀስት በሰላምታ ብቻ እሱ አስተዋወቀን ብቻ ብለው እንዳይቀሩ ያደርጋቸዋል ብዬ አስባለሁ። እና ከዚህ ነገር አንፃር አንድ ሰዎችን ሳያስተዋውቅ የማደርገው ነገር ምንድነው? ባህሪያቸውን በደንብ ለመረዳት ሞክራለሁ። ባህሪያቸው ምን አይነት ባህሪ አላቸው የሚለውን ነገር በደንብ ለመረዳት እሞክራለሁ ከዛ በኋላ ነው እነሱን ወደ ማስተዋወቁ የሚሄደው ማለት ነው። እና ሰዎችን ከማስተዋወቅ በፊት እንግዲህ የመጀመሪያውኑ የአንዳቸውን ባህሪ ለአንዳቸው ማስተዋወቅ ያስፈልጋል ብዬ አስባለሁ። ይሄ ሰው ምን አይነት ባህሪ አለው ካንተ ጋር ይሄዳል ወይ የሚለውን ነገር? ለአንደኛው ከአንደኛው ጋር አስተዋውቃለሁ ሲቀጥል ደግሞ አብረው የሚሄዱ ሰዎች የማይሆኑ ከሆነ ያንን ነገር ጀስት መተዋወቅ ስላለባቸው ብቻ እዛ ቦታ ላይ ከተገናኙ ብቻ ለማስተዋወቅ እሞክራለሁ እንጂ አብረው እንደማይቀጥሉ ወይም ደግሞ ባህሪያቸው እንደማይቀራረብ እነግራችኋለሁ ማለት ነው። ይሄ ሰው እንዲህ ነው ይሄ ሰው በዚህ ይናደዳል ለምሳሌ አንደኛው በጣም ትዕግስተኛ ሆኖ አንደኛው ደግሞ ችኩል ከሆነ ወይም ደግሞ አንደኛው ስለ ገንዘብ ምንም ግድ የሌለው ሆኖ ደግሞ አንደኛው ደግሞ ቢዝነስ ላይ ገንዘብ ላይ በጣም ጥንቁቅ ከሆነ ሁለቱን አብሮ ማስኬድ በጣም ስለሚያስቸግር ለአንደኛው የአንደኛውን ባህሪ እነግረዋለሁ ስነግረው ግን በመጥፎ ሁኔታ ወይም በሀሜት ሁኔታ ሳይሆን ከእሱ ባህሪ ጋር እንደማይሄድ ወይም አብረው ደግሞ ቢሆኑ ብዙ ላይቀጥለው እንደሚችሉ በማስረዳት አደርገዋለሁ ማለት ነው። ሶ ከዚህ ነገር አንፃር የአንደኛውን ባህሪ ከአንደኛው ጋር በደንብ አቻችለው እንዲቀጥሩና መቀጠል ካልቻሉ ደግሞ ጀስት ትውውቃቸው እንደ ሰው መተዋወቃቸው ክፋት ስለሌለው ጀስት እዚህ ጋር ብቻ እንትን እንዲል አደርጋለሁ ማለት ነው። እና ከብዙ በጥቂቱ እንግዲህ ይሄንን ነው የማደርገው እንግዲህ በተለይ ጓደኞቼን ወይም ሁለት ሰዎችን ሳስተዋውቅ ለማድረግ የምሞክረው ነገር ይሄንን ነው ምናልባት ፍቅረኛ መሆን የሚችሉ ከሆነ ወይም መቃራረበ የሚችሉ ከሆነ ደግሞ ምን አደርጋለሁ። በደንብ እንዲጠናኑና እንዲተዋወቁ እጅግ እጠጥርላችኋለሁ ለምሳሌ እሷ ማለት እንዲህ ነች እሱ ማለት እንዲህ ነው እዚህ ነው የሚኖረው እዚህ ነው የምትኖረው ብዬ እነሱን በደንብ አስተዋውቃቸዋለሁ ያኔ ምን ይሆናል አንደኛው ለአንደኛው መልካም ሀሳብ ይኖረዋል ሲቀጥል ደግሞ ለመገናኘትም እንዳይቸገሩ እንዳልኩት ስልክ እንዲቀያየሩ ደግሞ እንዲያወሩ አንዱ የት እንዳለ እንዲያውቁ ስራ ቦታው የስራ ሁኔታው ይሄን ሁሉ ነገር እንዲረዱና ነገ ከነገ ወዲያ አብሮ የሚቀጥሉ አብሮ ጓደኛው ሆነው አብሮ በፍቅር የሚቀጥሉ ከሆነ በደንብ በደንብ እንዳይቸገሩ ይሄን አደርጋለሁ ማለት ነው። አንደኛቸው ስለ አንደኛቸው ጥሩ የሚባለውን ባህሪ እንዲያውቅ አደርጋለሁ ማለት ነው። እና ሲተዋወቁ ሰዎችም አድርገው ይሄንን ነው ማለት ነው ከብዙ በጥቂቱ አንደኛው አንደኛውን እንዲያውቅ አንደኛው ስለ አንደኛ ጥሩ ባህሪ እንዲኖረው ነው እንግዲህ በጣም በትልቁ የኔ ጥረት የሚሆነው ማለት ነው። እና የአለምን ይረዳቸዋል ካልን ነገ ከነገወዲያ እነዚህ ሰዎች ግንኙነታቸው የሚያድግ ከሆነ ወይም ደግሞ ወደ ትልቅ ደረጃ የሚያመራ ከሆነ ባህሪ ለባህሪ እንዲተዋወቁ እደል ይሰጣዋል ማለት ነው። እና ከዚህ ነገር አንፃር እንግዲህ በደንብ እንዲተዋወቁ ጊዜ እንዲያገኙ ያላቸውን ነገር ደግሞ ሼር እንዲደራረጉ የለም አንደኛ ያለውን አንደኛውን እንትን ይል ከባህሪ አጻር መግባባት እንድችሉ በደንብ እንዲታወቁ እድል ይሰጣቸዋል። ብዬ ስለማስብ ለሁለቱም መልካም የሚባለውን የአንደኛቸውን ባህሪ ሼር አደርጋለሁ ሲቀጥል አንደኛ አንደኛውን ክፍተት መሙላት የሚችል ከሆነ ወይም ደግሞ አንደኛ አንደኛውን ነገር ማሳደግ የሚችል ከሆነ በዚህ መንገድ እነግራችኋለሁ ማለት ነው

ስንት ኢሜል ትልካለህ? ብዙ ኢሜል እልካለሁ እንግዲህ በተለያዩ አጋጣሚዎች አሁን ላይ የኢሜል አክሰሶች አሉኝ እና ከዛም ውስጥ እንግዲህ የስራ ኢሜሎችን እልካለሁ። ትምህርታዊ የሆኑ ነገሮችንም ሲልኩልኝ እኔ መልሼ ለነሱ እልካለሁ እና በቀን ውስጥ ለምሳሌ ወደ ሁለት የሚጠጉ ኢሜሎችን እልካለሁ በስራዬ አጋጣሚ ሰዎችን እማገኛቸው በኢሜል ነው። እና ለነሱ የኢሜል መልእክቶችን ስራዎችን እንደ ታስክ እንዲቀበሉ እልክላችኋለሁ እና በቀን ውስጥ ቢያንስ ሁለት ወይም ሶስት ኢሜል እልካለሁ። በተመሳሳይ ደግሞ ኢሜል በጣም ትልቅ አቅም ያለው ስለሆነ ከኢሜልም ደግሞ በኔ ኢሜልም የሚላኩ ጠቃሚ ነገሮች ለምሳሌ ከዩቲዩብ ሊሆን ይችላል። ከተለያዩ እኔ ከምጠቀምባቸው በኢሜሌ ጆይን ካደረኳቸው ወይም ደግሞ ሳይን ካደረኳቸው ፕላትፎርሞች ወይም ደግሞ ካምፓኒዎች የሚላኩ የተለያዩ አይነት አዳዲስ መልእክቶችን አዳዲስ መረጃዎችን በኢሜሌ እቀበላለሁ በኢሜሌ እመለከታለሁ። በዛም እንግዲህ በተለያየ አጋጣሚ እነዛን ኢሜሎች እየተቀበልኩኝ በደንብ እሰራባችኋለሁ በደንብ እመለከታቸዋለሁ ማለት ነው። እና እንግዲህ ከብዙ በጥቂቱ ያው ስለ ኢሜል ካየን የኢሜል ትልቁ ነገር እንግዲህ ወይም ደግሞ ትልቁ ጥቅም አክሰሶችን ማስፋት ነው። ምክንያቱም ብዙዎቹን ካየን ሶሻል ሚዲያዎች የዚህ የስራ ወይም ደግሞ በተለያዩ ቁም ነገራቸው እንዳለ ሆኖ ግን የሚበዛው ለእኛ በህይወታችን ውስጥ ብዙ የማይጠቅሙ ነገሮች ናቸው ቀልዶች ፌዞች ሀሜቶች ወሬዎች ናቸው። እና ከተለያዩ እኔ ከምጠቀምባቸው በኢሜሌ ጆይን ካደረኳቸው ወይም ደግሞ ሳካን ካደረኳቸው ፕላትፎርሞች ወይም ደግሞ ካምፓኒዎች የሚላኩ የተለያዩ አይነት አዳዲስ መልእክቶችን አዳዲስ መረጃዎችን ኢሜልን በምንቀበልበት ሰዓት የምናገኛቸው መልእክቶች በተለይ አዳዲስ ከሆኑ እንዳያመልጡ መጠንቀቅ ያስፈልጋል። ለምሳሌ የስራ እድሎች ሊሆኑ ይችላሉ ከነ ሊንክድኢን አይነት እንትኖች አሁን በእኔ በሙያዬ የሚወጡ የስራ መልእክቶች አሉ። እነሱም በየቀኑ አክሰስ አደርጋለሁ ቼክ አደርጋለሁ ምን አዲስ ነገር ተባለ ምን አዲስ ነገር ተለቀቀ የሚለውን ነገር? በየቀኑ እየገባሁ ቼክ አደርጋለሁ እመለከታለሁ ያሉትን ነገሮች ደግሞ በተመሳሳይ አያለሁ ማለት ነው። ስለዚህ ያንን እያደረኩኝ በጥሩ መንገድ እየቀጠልኩ እገኛለሁ ማለት ነው። አሁን ላይ በተለይ በጣም በጥሩ መንገድ እየተመለከትኩ እና እያየሁኝ አዳዲስ ነገሮችንም ለመፍጠር እሞክራለሁ

ፍየል አይተህ ታውቃለህ? ፍየል አይቼ ብቻ ማወቅ ሳይሆን ከፍየል ጋርም ብዙ አሳልፌ ብዙ ትዝታ ኖሮኝ ያውቃል። በአይን ከማየትም ባለፈ በተለይ በዓላት ላይት ይሆን። የተለያዩ ወቅቶች ላይ ወይም ደግሞ ፍየልና በግ እንስሳት ያላቸው የእንስሳት እርባታ ላይ ያሉ ጓደኞች ቤተሰብ የጓደኞቼ ቤተሰቦች ነበሩና በዛ አጋጣሚ ከፍየሎች ጋር ቆይቼም አይቻቸውም የሚሆኑትንም ነገር አስተውየ አቃለሁ። እና አዎ ፍየሎችን በደንብ አይቼ አውቃለሁ ፍየሎች ምን አይነት እንደሆኑ። በደንብ አቃለሁ ፍየል ብዙ ግን ከበግ በተለየ ቆዳዋ በተወሰነ ሁኔታ የሳሳ ወይም ደግሞ ፀጉር የሌላት ጠንካራ ያልሆነች ነች ስለዚህ ብርድን በቀላሉ መቋቋም አይችሉም ፍየሎች። ሙቀት ይፈልጋሉ ለዛ ነው ብዙ ጊዜ በተለይ በረሃዎች ላይ የምናገኛቸው። ከዛ ውጪ እንግዲህ የፍየሎች ባህሪ ቅጠሎችን በጣም ይወዳሉ በተለይ ከሳርም በል አነሰ የቅጠሎችን ይወዳሉ። በተለይ ቤት ውስጥ ካሉ ለምሳሌ አንድ ቤት ውስጥ እንትን ብለው እዛ ቤት ውስጥ ደግሞ አበቦች ተክሎች ካሉ እነዛን ነገሮች በጣም ይመገባሉ በጣም ይወዳሉ። እንግዲህ ፍየሎች በባህሪያቸው እንደዛ አይነት ነገር አላቸው በደንብ እንትኖችን ይጠቀማሉ ማለት ነው። ምግቦቻቸውን በሚገባ ነው እንትን የሚሉት የሚጠቀሙት ያ ነገራቸው ከፍየሎች በጣም ያስገርመኛል። በሚገርም ሁኔታ ፍየሎች የሚወዱት ምግብ ቅጠላ ቅጠሎችን መሆኑ ብዙ ጊዜ ያስገርመኛል እና ፍየሎችን ብዙ ጊዜ የማስተውለው በበዓላት ነው። በዓላት ላይ በተለይ ብዙዉን ጊዜ ሳያቸው ሊታረዱ ወይም ደግሞ ስጋቸው እንትን ሊለው ነው እና ፍየል በጣም ጣፋጭ ነች በተለይ ስጋዋ በጣም ጣፋጭ ነች። ምክንያቱም የምትበላቸው ምግቦች ራሱ በጣም እንዴት ነው በእንስሳት አቅም ካየነው የተመጣጣኑ ልንሏቸው በምንችላቸው አይነት ደረጃዎች ጥሩ ጥሩ ቅጠል ቅጠሎችን የተለያዩ ነገሮችን እንትን ስለምትል የፍየል ስጋ እንግዲህ በጣም የሚወደድ ስጋ ነው። በብዙ ሰዎች ይወደዳል ያንን የሚበሉ ያንን የሚመገቡ ያንን የሚወዱ በጣም ብዙ ሰዎች አሉ እና ከዛ ውስጥ አንዱ ነኝ ብዬ አስባለሁ የፍየል ስጋን ከሚወዱት ሰዎች መካከል ነኝ። ለቁርጥነት ሊሆን ይችላል ተጠብሰውም በተለያዩ አይነት ሁኔታዎች የፍየል ቁርጥ ራሱን የቻለ የፍየል ቁርጥ ቤቶችም ከተማችን አዲስ አበባም ላይ ወይም ሌሎች ክልል ከተሞች ላይ ብዙ ቦታዎች ላይ የፍየል ቁርጦች አሉ። ያንን መብላት ያንን መመገብ ደግሞ ለጤናም ለብዙ ነገር ጥቅም አለው ይባላል አንዳንዴ የፍየል ስጋ ብሉ ይባላል ምክንያቱም እንዳልኩት ቅድም እንዳልኩት የምትጠቀማቸው ውስጧ የምትመገባቸው ነገሮች ጤናማ ናቸው ብዙ አይነት ናቸው ተብሎ ስለሚታሰብ መድሃኒት ነው እስከመባል ይደርሳል። እና በዚህ አጋጣሚ ፍየል አይቼ አውቃለሁ ከማየትም በላይ ደግሞ አብሬ ጊዜ ወስጄ አሳልፌ ቤት ውስጥ በተለይ ያው እስክትታረድ ወይም ደግሞ ለበአል እንትን እስክንላት ድረስ ለቀናት ያህል ቆይታ ብዙ ጊዜ አይቻለሁ እና ብዙ ገጠመኞች አሉኝ ከፍያል ጋር ተያይዞ ፍያል ኢቭን ስትታረድ እንኳን በቀላሉ አንዳንድ ጊዜ የማትሞትበት አጋጣሚ አለ እና ሁለት ሶስቴም ታርዳ ለመሞት ስታስቸግር አይቼ አቃለሁ። እና ይሄን ይመስላል እንግዲህ ከፍየል ጋር ያለኝ ግንኙነት እና ፍየልን አይቼ የማቃቸው አጋጣሚዎች ይህን ይመስላሉ

የምትወደው መክሰስ ምንድነው? የምወደው መክሰስ እንግዲህ ወጥ ነው አልጫ ድንች የሚባል ኢትዮጵያ ውስጥ ብዙ ጊዜ የሚሰራ ከድንችና ከተለያዩ ነገሮች ከቲማቲም ከሽንኩርት ከዘይት ከተለያዩ ነገሮች ተወጣጥቶ የሚሰራ በጣም ቆንጆ የሚባል ምግብ አለ አልጫ ድነችን እንግዲህ የወደድኩበት ምክንያት በተለይ ለመክሰስ ከእረፍት ቦኋላ ወይም ደግሞ ከዚህ ከስራ ቦኋላ ነው ብዙ ጊዜ ወይም ደግሞ ከድካም ቦኋላ ነው ማክሰስ ሚበላው። ከሆኑ ቦታዎች ላይ መጥተን ነው ማክሰስ የምንበላው ሶ ከዛ ነገር አንፃር በደንብ ጤንነታችንን ለመጠበቅ ብሎ እንድንዉል ሀይል እንዲሰጠንም ደግሞ ያ ነገር በጣም ቆንጆ ነው ብዬ ስለማስብ የምወደው በጣም የምመርጠው ትልቁና ቆንጆ ምግብ ብዬ የማስበው ድንች ወጥ ነው እንዳልኩት ያንን እመገባለው ያ ደግሞ ለጤንነቴ በጣም ብዙ የሚሰጠው ነገር አለ ብዬ አምናለው እና እሱ ነው እንግዲህ በወሳኝነት ወይም በዋነኝነት የምበላው ምግብ አልጫ ድነች የሚባለው ምግብ ነው። ያንንም የመረኩበት ምክንያት እንግዲህ እንዳልኩት ድንች ብዙን ጊዜ ሀይል ይሰጣል ሀይል ሰጠን ማለት ደግሞ በተለይ ከዛ ቦኋላ እንኳን የምንወጣ ቢሆን እንቅስቃሴ የምናደርግ ቢሆን ወይ የምንሄድበት እንኳን ቦታ ቢኖር በሃይል መንቀሳቀስ እንችላለን በኢነርጂ ተመልተን ሰውነታችን እውቀት ኖሮት በደንብ እንንቀሳቀሳለን። ሲቀጥል ደግሞ በጣምም ለሆት ከባድ ነው ብዬ አላስብም ለምሳሌ አንዳንድ ጊዜ ከባድ መግቦች አሉ ለመበላት የሚያስቸግሩ ልክ እንደዛ ከባድ አይነት ምግብ ነው ብዬ አላስብም እና ከዛ ነገር አንፃር እንግዲህ በጣም የምወደው ምግብ በተለይ መክሰስ ላይ ድንች ነው። አንዳንድ ጊዜ ደግሞ ከዛ ውጪም ለምሳሌ ወተት ሊጠጣ እችላለው ያው ከምግብ ከተቆጠረ ወተት በጣም እወዳለው እንዳልኩት መክሰስ ስለሆነ ሀይል በጣም ወሳኝ ነው ብዬ አስባለው መክሰስ ላይ ከዛ ነገር አንፃር በጣም ቆንጆ ሁኔታ ያንን በልቼው አለው ጣፋጭ ነው ብዬ አስባለው ወተት ያው በተለይ ቀጥታ ትኩስ ወተት እንደከሆነ ከላሚቷ ታልቦ ቅጥታ በአንድ ቀን ወይም በዛኑ ቀን የምንበላ አይነት ምግብ ከሆነ ያ ነገር በጣም ትልቅ ጥቅም አለው ብዬ አስባለው እና ይሄን ይመስላል እንግዲህ ወይም መክሰሴ ላይ ደነችና ወተትን የመረጥኩበት ምክንያት ይሄ ነው። አንዳንድ ጊዜ ደግሞ ቡናም ልጠጣ እችላለው እንዳልኩት ቡና ነቃ ብሎ ለማዋል ነቃ ብሎ ለማምሸት ምክንያቱም እስከ መክሰስ ከቆየን ያው አራት አለ ከዛ ቦኋላ ማምሸት አለ ከዛ ነገር አንፃር እንግዲህ ይሄንን እመርጣለው ሶ ይሄንን ይመስላል እንግዲህ ሶስቱን በዋነኝት እመርጣለው።

የምታውቀውን አንድ ምሳሌ ንገረኝ? ብዙ ምሳሌዎችን አውቃለሁ በተለይ በኢትዮጵያ ደረጃ ያሉ አባባሎችን ብዙ አውቃለሁ። ለምሳሌ የቆጡን አውርድ ብላ የብብቷን ጣለች ይባላል ይሄ አባባል ከምን ጋር የሚገናኝ ነው? አንዳንድ ሰው የሆኑን ነገሮችን ይዞ ያ ነገር በቃኝ ባለማለት ወይም ያን ነገር ይበቃኛል ተመስገን ባለማለት የሆነን ነገር ለመጨመር ሲሞክር በድጋሚ ምን ይላል? ያንን ለማግኘት ሲጥር ያለውን ያጣል ማለት ነው። እና ከዚህ ነገር አንፃር የተባለ አባባል ነው። አንዳንድ ጊዜ የሆነን ነገር ለማግኘት ወይም የሆነን ነገር ለመጨመር ስንል ያለንን ነገር የምናጣበት አጋጣሚ አለ። እና መጀመሪያ ያለንን ነገር አጥብቀን መያዝ ይገባል። በተመሳሳይ ቅጠል ከመድረሷ ፍየል ከመድረሷ ቅጠል ከመበጠሷ ይባላል። ፍየል ከመድረሷ ቅጠል መበጠሷ ማለት እንግዲህ የሆነ ነገር ላይ ሰዎች እንደደረሱ የሆነን ነገር ይፈጥራሉ ማለት ነው ወይም የሆነን ጥፋት ያጠፋሉ ገና መድረሳቸው ነው ገና የሚያውቁት ነገር የለም። ለምሳሌ አንድ ሰው የሚያውቀው ሰው በሌለበት የሆነ ሰው ቤት ሄዶ ያንን ቤት ቢያምሰው ያንን ቤት እንዴት ነው? ቢያውከው ወይም እንደሚያውቅ ሰው ቢያወራ ገና ከመድረሱ አይነት ነገር ነው። እና በደንብ ማወቅ መረዳት አለብን። ገና እንደደረስን የሆነ ነገር ማዋከብ የሆነ ነገር ማድረግ ምናምን ተገቢ አይደለም። ማለት ያንን ለመግለጽ የተጠቀሙት አባባል ነው። ያባባል ብዙ አሉ በኢትዮጵያ ደረጃዋ በተለይ በተረትና ምሳሌ ዙሪያው ብዙ አሉ። በተመሳሳይ ደግሞ የማውቀው ምሳሌ ለመንገር አተርፍ ባይ አጉዳእ ይባላል። አተርፍ ባይ አጉዳዬም በተመሳሳይ ከመጀመሪያ አባባል ጋር የተወሰነ የሚቀራረብ ነገር አለው ይሄ ግን ምንድነው? ያለውን ነገር ትቶ የሆነን ነገር ሲያጎድል ማለት ነው። የሚለው ነገር አተርፋለሁ ነው ወይም ደግሞ ነገር እጨምራለሁ ነው። ግን እያጎደለ ነው እየሄደ ያለው። ለምሳሌ አንድ ሰው የሆነ ብር ተሰጥቶት እኔ ይሄንን ብር ከዚህ በላይ አደርገዋለሁ። አንድ ሺህ ብቻ ሰጥቶ እኮ ነው ሁለት ሺህ ብር ሶስት ሺህ ብር አደርገዋለሁ ብሎ። ነገር ግን ጭራሽ አጉድሎት ካለው ላይ ከዛ ሰበብ ሲሰጥ አይ እንዲህ ሆኖ እኮ ነው ብሎ ለዛ ነገር ሲያወራ። ያ ነገር በጣም ልክ አይደለም። ስለዚህ አተርፋለሁ ባይ ነገር ግን አጉዳይ ይባላል። ሌሎችም እንደዚህ አይነት የሰውን ህይወት ኑሮ ተመስርተው የተሰኙ አባባሎች በጣም ብዙ አሉ። ግን በጥቂቱ ለማንሳት ያህል በዋነኝነት እነዚህን መጥቀስ ይቻላል ማለት ነው

ሌሎችን መርዳት ትወዳለህ? አዎ ሌሎች ሰዎችን መርዳት እወዳለሁ። መረዳዳት ለእኛ ለኢትዮጵያውያን ሰብአዊነት ወይም ደግሞ የሰው ተፈጥሮ ብቻ ሳይሆን ባህልም፣ ግዴታም ነው። ሰው ኖሮት ለሌሎች ላያደርግ አይችልም፣ ለሌሎች ያለውን ላያካፍል አይችልም። በዚህ ምክንያት አሁን መርዳት እወዳለሁ። ካለኝ ላይ ማካፈል፣ ካለኝ ላይ መስጠት፣ ያለኝን ነገር ለሌሎች ማካፈል ይሄ ሰብአዊነትም ነው ብዬ አምናለሁ። ሰውነትም ደግሞ የሚገለጸው በዚህ ነው ብዬ አስባለሁ ሰው የግድ ለመስጠት ሚሊየነር ወይም በጣም ሀብታም መሆን የለበትም። ካለው ላይ ከትንሿም ላይ ቢሆን ያለውን ማካፈል ያለውን መስጠት ይችላል ብዬ አምናለሁ። እና በዚህ ምክንያት እንግዲህ አዎ ያለኝን አካፍላለሁ። ያለኝን እንዳካፍል የሚያደርገኝ ደግሞ እንዳልኩት ብዙ ነገር ነው። አንደኛ ራሱ የኢትዮጵያን ባህል ነው፣ ሲቀጥል ሰብአዊነት ነው፣ ሲቀጥል ደግሞ ሰው ሃይማኖት ሲኖረው፣ አማኝ ሲሆን አንድ የሚያምንበት ነገር አለ። መስጠት ከፈጣሪ ዘንድ የሚያሰጠው ነገር አለ ብሎ ያምናል እና ከዛ ነገር አንፃር ማግኘት የምችለው ነገር አለ ብሎ ስለሚያስብ ያለውን ነገር ካለው ላይ ያካፍላል ማለት ነው። እና አንድ የምሰጥበት ምክንያትም እሱ ነው። ምክንያቱም ከላይ ከሰማይ ከፈጣሪ አግኝቼዋለሁ ብዬ ስለማስብ ነው። የሰው ልጅ ሄዶ ሄዶ ወደ ሞት ነውና ከሞት በኋላ ደግሞ አንድ የምንጠየቅበት ነገር አብልታችሁ አጠጥታችኋል ወይ? የሚለው ነገር ነው ሶ ካለ ላይ እንትን ማለት የታሰሩ ሰዎችን መጠየቅ እኝህ ሁሉ ነገሮች በምድር ብቻ ሳይሆን በሰማይም ዋጋ ሊያስገኝ የሚችሉ ነገሮች ናቸው። እና ካለኝ ላይ ማካፈል፣ ካለኝ ላይ መስጠት፣ ካለኝ ላይ ሰዎችን የማሰብ ተፈጥሮና ባህሪ አለኝ። ይሄንንም ያደረኩት እንግዲህ ከቤተሰብ በመነሳት ነው ቤተሰብ ሲያደርግ ያየሁትን፣ የኔ ማህበረሰብ ሲያደርግ ያየሁትን ነገር ነው፣ አሁን እኔም ለማድረግ እየጣርኩ ያለሁት እና መነሻየም ይሄ ማህበረሰብ ነው ነገ ከነገ ወዲያም ደግሞ ይሄንን እንዳደርግ ምክንያቴ ይሄ ማህበረሰብ ነው ማለት ነው። እና በጣም ብዙ ደግሞ መረዳት የሚገባቸው ሰዎች ሀገራችን ውስጥ አሉ። በተለይ ኢትዮጵያ ላይ በተቋማት ውስጥ ያሉ፣ ያለ ተቋማትም በየሰፈሩ፣ በየእምነት ቦታው፣ በየቤተክርስቲያኑ፣ በየመስጊዱ ያሉ፣ ችግረኛ ሰዎች አሉ። ኢቭን ከዛም ውጪ ደግሞ በየቤቱ ችግራቸውን አውጥተው መለመን የሰው አይን ማየት የሰው እጅ ማየት የከበዳቸው ግን ችግር ውስጥ ያሉ ሰዎች አሉ። እና ችግር ማናችንንም ሊገጥም የሚችል ነገር ነው። ችግርን መጸየፍ አንችልም ችግርን ሰርተን እንትን እንላለን እንጂ አንዳንድ ጊዜ ችግር ሲመጣ የግድ መረዳዳት ግዴታ ነው። ምክንያቱም ችግረኞች ወደው አይደለም የሚቸገሩት። አንዳንድ ጊዜ ከሰው ልጅ አቅም በላይ የሚሆኑ ወይም ከዛ ሰው አቅም በላይ የሚሆኑ ግን የሆኑ ሰዎች ደግሞ ቢደጋገፉ ወይም ደግሞ ብዙ ሰዎች መልካም ማድረግ ቢችሉ ሊቀረፉ የሚችሉ ብዙ ችግሮች እንዳሉ አምናለሁ። በተለየ ሰው ላይፍ ላይ ወይም የሰው ህይወት ላይ የሚከሰቱ የገንዘብ፣ የጤና ችግሮች አንዳንድ ጊዜ በዚህ አይነት ሁኔታ በደንብ በመረዳዳት ማለፍ የሚችሉ ነገሮች ናቸው ብዬ አምናለሁ። እና ከዛ አንፃር ብዙም ጊዜ የማደርገው አንድ ነገር ካለኝ ላይ ለሰዎች ማካፈል ነው። በተመሳሳይ ደግሞ ሰዎች የሚፈልጉት ገንዘብ ወይ የሆነ ነገር ብቻ አይደለም። መረዳት ስንል ብዙ ነገር ነው። ሰው ቁጭ ብሎ ሀሳቡን እንኳን እንድንረዳው ይፈልጋል። የሚያወራውን ነገር እንድንሰማው ይሄ ማለት እንዲህ ነው ሲለን እንድንረዳ ይፈልጋል። እና ከዛም አንፃር ሰዎችን በደንብ እረዳለሁ ሌሎችንምን ደግሞ መርዳት ደስ ይለኛል ብዬ አስባለሁ ካለኝ ላይ። መርዳት ማገዝ ይሄ ነገር እንዲህ ነው ብሎ ለምሳሌ የማውቀውን ነገር ለሰዎች ማስረዳት የተቸገሩበት ነገር ካለ እነሱም መርዳት ይሄ ነገር እንዲህ ነው ብሎ ማገዝ መቻል ያ በጣም ትልቅ ነገር ነው ብዬ ስለማስብ ብዙም ጊዜ ልክ እንደዛ አደርጋለሁ። እንዳልኩት እንግዲህ በጠቅላላው ነገሩን ለመጠቅለል ይሄ የመጣው ከቤተሰብ ነው። ይሄ መርዳት የሚለው ነገር በፊት ከነበሩት ቤተሰቦቼ ወይም ደግሞ ከዘመዶቼ የመጣ ነው። ከዛ እየወረደ እናት አባቴ ጋር እኔ ጋር የደረሰ ነገር ነው። ነገም ለትውልድ ለልጆች የማስተላልፈው ነገር ይሄ ነው ማለት ነው።

ከአለቃዬ ጋር ያለኝ ግንኙነት እሺ በአጠቃላይ ከአለቃዬ ጋር ያለኝ ግንኙነት በጣም ጥሩና ግልጽ በግልጽነትን ላይ የተመሰረተ ነው ማለት ይቻላል፤ መጀመሪያ አካባቢ ስራ ስጀምር ትንሽ እፈራለሁ። ምክንያቱም የስራ መሪ ስለሆነ ስህተት ብሰራ ምን ይለኛል የሚል ስጋት ነበረብኝ ነገር ግን አሁን ላይ እያለፈ ሲሄድ አለቃዬ ስህተት መፈለግ ሳይሆን እኔን ማብቃት እና ማገዝ እንደሚፈልግ ተረድቻለሁ። ስለዚህ አሁን ላይ በማንኛውም አይነት ስራዬ ላይ የሚያጋጥመኝን ችግር በነጻነት ሄጄ እማራለሁ እሱን አማክረዋለሁ። ለኔ ጥሩ አለቃ ማለት ስራን የሚያዝ ብቻ ሳይሆን ሰራተኛን በስራው ደስተኛ እንዲሆን የሚያበረታ ነው። የኔ አለቃም ይሄ አይነት ባህሪ ነው ያለው። ሁልጊዜ አዳዲስ ሀሳቦችን ሳመጣ በጥሞና ያዳምጠኛል። ስህተቶችን ስሰራ በሰው ፊት ከመንቀፍ ይልቅ ለብቻዬ ጠርቶ እንዴት ማስተካከል እንዳለብኝ ምክር ይሰጠኛል። ይህም በራሴ እንድተማመንና ለስራዬ የበለጠ ትጋት እንዲኖረኝ አድርጎኛል። በርግጥ አንዳንድ ጊዜ የስራ ጫና በሚኖርብኝ ጊዜ ውጥረቶች ሊፈጠሩ ይችላሉ። ያ በሚሆንበት ጊዜም ቢሆን በሰከነ መንፈስ ተነጋግረን መፍትሄ ላይ ለመድረስ እንሞክራለን ከእሱ ጋር ማለት ነው። እና እሱም የኔን ድካም ይረዳል። እኔም የእሱን ሀላፊነት እና የሚጠበቅበትን ውጤት እረዳለሁ። እንዲህ አይነት መከባበር ያለበት ግንኙነት ደግሞ ለስራ ውጤታማነት በጣም ትልቅ ድርሻ አለው ብዬ አምናለሁ። እና በአጠቃላይ እንግዲህ ከአለቃዬ ጋር ያለኝ ግንኙነት እንደ የስራ ባልደረባ ብቻ ሳይሆን እንደ ታላቁ ወንድም ወይም እንደ መካሪ ነው። የምመለከተው በስራ ላይ በስራ ቦታ ላይ እንደዚህ አይነት ጤናማ ግንኙነት መኖሩ ጠዋት ወደ ስራ ሲሄድ በደስታ እንዲሄድ ያደርገኛል። ሶ ይሄን ይመስላል እንግዲህ በጠቅላላው ከስራ ባልደረባዬ ጋር ያለኝ ነገር በጣም በሚገርም አይነት ሁኔታ ነው የምናሳልፈው። እንዳልኩት ስራዬ በጣም ከባድ የሚባል አይደለም ግን የዚህ አይነት ሰዎች ሲጨመሩ ደግሞ የበለጠ ስራውን ያቀለዋል። ምክንያቱም ሰዎች ሲያግዙን ሲረዱን ወይም ደግሞ ማስተካከል ያለብንን ነገሮችን እንዲናስተካክል ሲረዱን ያ ነገሮችን በጣም ቀድማ ያደርጋቸዋል ብዬ አስባለሁ። ምክንያቱም ስራን የሚያከብደው አንዱ ነገር አለቃም ነው ብዬ አስባለሁ። ጥሩ የማያሰራ አይነት ጥሩ ያልሆነ አለቃ ሲገጥመን ማድረግ የምንችለውን ነገር ሳናደርግ እንቀራለን ነገሮች ለእኛ ከባድ ይሆናሉ ማለት ነው። እና ያን በተመለከተ እንግዲህ ምንም አይነት ነገር ልል አልችልም በዚህ በእንትኑ ጉዳይ ምክንያቱም ለኔ በጣም መልካም አለቃ ነው ያለኝ። ከዚህ በፊት በምሰራበት ስራ ላይ ግን አለቃዬ እንደዚህ አይነት ባህሪ የነበረው አይደለም። ትንሽ አስቸጋሪ የሚባል ባህሪ ነበረው። ከእሱ ጋር ለመስማማት ትንሽ ተቸግረን ነበረ። በዛ ምክንያት እንግዲህ አንዳንድ ጊዜ ችግሮች ይፈጠሩ ነበር። እነዛንም ችግሮች ለመፍታት የምንሞክርበት ሰዓት ያው እሱ እንደ አለቃ መሆኑን ወይም ደግሞ ከእኔ በላይ ለመሆኑ ማሳያ ነበር የሚፈልገው እንጂ እኔን ለመረዳት እኔን ለመስማት አይሞክርም ነበር። እና በዛ ምክንያት ስራዬን በጣም ያከብድብኝ ነበር። እንዳልኩት ግን አሁን ያለኝ እንትን አለቃ እንደዛ አይነት አመለካከት ያለው ሳይሆን ስራው እንዴት ይሻሻላል ስራው እንዴት ማደግ ይችላል የሚለው ነገር ላይ የሚያተኩር ስለሆነ ስለ ስራው ብቻ በማሰብ ነው የምንገናኘው አንዳችን ለአንዳችን ክፉ አይደለንም አንዳችን ለአንዳችን የተለየ ጥቅም አይደለም የምንፈልገው። ወይም የተለየ ነገር አይደለም ያለን። ሁለታችንም የምንፈልገው ነገር ተመሳሳይ ነው። ስራችን ላይ ማደግ ስራው የተሻለ እንዲሆን ነው። እሱም ቢሆን ደግሞ ከእኔ በላይ ያለ ከእሱም በላይ ያለ አለቃ ስላለ እሱም በጥሞና አለቃውን ያዳምጣል እኔም በጥሞና አለቃዬን አዳምጣለሁ። ስለዚህ የእሱም አለቃ ጥሩ ስለሆነ በዛ ምክንያት ይመስለኛል እሱም ለኔ ጥሩ አለቃ ሆኖልኛል ማለት ነው።

ሰላም ለሁላችሁ ዛሬ ደግሞ ስለ ሾርባ ያለኝን ስሜት ትንሽ ላካፍላችሁ። ሾርባ ትወዳለህ ተብዬ ብትጠየቅ መልሴ ያለምንም ጥርጥር አው አዎ በጣም የሚል ነው። ሾርባ ለኔ ምግብ ብቻ አይደለም በተለይ ቀዝቃዛ አየር ባለበት ወቅት ወይም ዝናብ በሚዘምበት ጊዜ ሾርባ መጠጣት የሚሰጠው ልዩ ስሜት አለ። ገና በሙቀቱ ሲያቃጥል በእንፋሎቱ ፊታችንን እያሞቀው ስንጠጣ ሰውነታችንን ወዲያው ነው የሚያነቃቃው። እኔ በብዛት የምወደው የአትክልት ሾርባን ካሮት ድንች ቅጠል ጎመን እና ትንሽ ነጭ ሽንኩርት ገብቶበት በደንብ ሲበስል። ጣሙ በጣም ይለያል። አንዳንዴ ደግሞ በቆሎና አተር ሲጨመርበት ይበልጥ ይጣፍጣል። ሾርባን ከሌሎች ምግቦች ለየት የሚያደርገው በጣም ቀላል መሆኑ ነው። ሆድ ላይ አይከብድም ለመፈጨትም ቀላል ነው። ከዛ ለዛም ይመስለኛል የታመመ ሰው እንዲያገግም ሁልጊዜ ሾርባ የሚሰጠው። ቤት ውስጥ ሾርባ ሲሰራ ደግሞ ደስ የሚለኝ ሌላው ነገር ቤቱን የሚያውደው መዓዛ ነው። ቅመሞቹ ከውሃ ጋር ሲዋሃዱ የሚፈጥሩት ሽታ ራሱ የምግብ ፍላጎትን ይከፍታል። እኔ ሽርባ ስጠጣ አብዛኛውን ጊዜ በትንሽ ቁራጭ ዳቦ እያለበስኩ መብላት ደስ ይለኛል። በተለይ ዳቦ ደረቅ ወይም ቶስት የተደረገ ከሆነ ከሹሩባ ጋር ያለው ውህደት በጣም ምርጥ ነው። ከዚህ በተጨማሪ ሾርባ ለጤና ያለውን ጥቅም መርሳት የለብንም። ብዙ አትክልቶችን በአንድ ላይ እንድንመገብ ይረዳናል። እንዲሁም በቂ ፈሳሽ ለሰውነታችን እንድናገኝ ያደርጋል። ስለዚህም እናንተም ሾርባን እንደኔ እንደምትወዱት ተስፋ አደርጋለሁ። ዛሬ ማታ ደግሞ ቀለል ያለ ሾርባ ሰርታችሁ ብጠጡ ጥሩ እንቅልፍ እንድታገኙ ይረዳችኋል።